አዎ የስራ ባህሪዬ ያው ብዙ የተለያዩ ስራዎችን በአንዴ እንድሰራ ስለሚያደርገኝ በአንድ ጊዜ ብዙ ስራዎችን እንዳስተናግድ እና የሚሆንም እኮ የጉዳዩ አስፈጻሚ ስለሆንኩ ጉዳይ ስታስፈጽም ደግሞ በአንድ ጊዜ ብዙ ስራዎችን እንድትሰራ ያስገድድሃል። ብዙ ስራዎች ታስተናግዳለህ።

መጠቀም ስማርትፎን ነው። ረጅም ጊዜ ሆኖኛል ስማርት ፎን ተጠቃሚ ከሆንኩኝ። ለብዙ ነገር ስለ ሚያገለግለኝ። ስለዚህ ያው እኔ ስማርት ፎን ተጠቃሚ ነኝ። ስማርት ፎን እጠቀማለሁ።

የስልኬ ባትሪ አንድ አጠቃቀሜ ነው ግን ያው ብዙ ጊዜ ለአንድ ቀን ማለት ከጠዋት እስከ ማታ ከዛ በኋላ ማታ የግድ ቻርጅ ማድረግ አለብኝ። ለአስራ ሁለት ሰዓት ያህል ይቆያል። ስራ ስለሚበዛበት ቶሎ እስከ አስራ ሁለት ሰዓት አገልግለኛል አ

በየትኛውም አጋጣሚ ለኔ ይጠቅመኛል ብዬ ያሰብኩት ከስራዬ ጋር ይሄዳል ለኔን ያሳድገኛል ብዬ የማስበው ስልጠና እስካለ ድረስ ስልጠና እወስዳለሁ። ስልጠና እወስዳለሁ። ምክንያቱም በጣም ጠቃሚ ነገር ነው። አዎ ስልጠና እወስዳለሁ።

ብዙ ጊዜ ያው የስራ እንትኑ እንቅስቃሴ ስላለ ስለሚያደክመኝ። ያው ቶሎ ምሳዬን በልቼ እረፍት ማድረግ እመርጣለሁ የምሳሰአት ላይ እረፍት እረካለሁ። ስለዚህ ያው በስራ ሰዓት ጊዜ እረፍት አረጋለሁ።

አይመቸኝም። አይመቸኝም ለምን? እኔ ተፈጥሮ አይደለም ከብዙ ህዝብ መዋልም ውስጥ መቃመጥ ምናምን ይጨንቀኛል። ስለዚህ ማወሩ ለብቻዬ አሁን ነው የምመርጠው። እኔ ገለልተኛ ሰው ነኝ። ስለዚህ አይመቸኝም።

በተቻለ መጠን አሁን ግጭቶችን ለማስተካከል እሞክራለሁ። ስለዚህ ከዛ ከግጭት የሚተረፍ ነገር ስለሌለ። ሁሌም ለመፍትሄዎች ዝግጁ ሆኜ ነው የምገኘው። ስለዚህ ግጭቶቹን ማስተካከል እችልበታለሁ። አዎ። ተፈጥሮዬ ነው።

ብዙም ጊዜ በሳምንት አንድ ቀን ነው። ስብሰባ ላይ መገኘት የምፈልገው ስብሰባ የማደርገው ከዚያ የሰነበተ ሪፖርት ለአለቃዬ ማድረስ አለብኝ። ከዛ ውስጥ ሳምንት አንድ ቀን። አምሰበሰበው ስለዚህ በሳምንት አንድ ቀን

ዛሬ የአየር ሁኔታ አሁን እንግዲህ ያው በዚህ በእኛ ጠዋት ነው። ወደ ከሰአት እንግዲህ ሙቀታማ ነው የሚሆነው እንደዛ ነው፤ እና መካከለኛ አየር ነው የሚሆነው ጥሩ ነው ጥሩ የአየር ሁኔታ ነው ያለው ከሰአት አካባቢ ላይ ከፍተኛ ሙቀት አለ እንደ አዲስ አበባ